ማታ ማታ ከሁለት ሰዓት በኋላ እራት እበላለሁ። አልፎ አልፎ ደሞ ከአስራሁለት ሰዓት እስከ አንድ ሰዓት ባለው የሚበላበት ሁኔታ አለ። ስለዚህ እንደው ሁኔታው ይወሰናል። አንዳንድ ቀን ደሞ የማልበላበት ቀን ሊኖር ይችላል። ሶ ኮንስታንት ቋሚ የሆነ ታይም የለኝም። ያቆማል

አዎ ውሳኔ መስጠት እችላለሁ ምክንያቱም ሁሉም ነገር የራሱ የሆነ ውሳኔ ይፈልጋል። ስለዚህ ያንን ለማድረግ የራሴን ነገራቶች እጠቀማለሁ። ውሳኔ መስጠት ግዴታ በሆነበት ሁኔታ ውሳኔ መስጠት እችላለሁ። ምክንያቱም የዛን ሀላፊነት የምወስደው እኔ ስለሆንኩኝ። ውሳኔ መስጠት በአግባቡ እችላለሁ።

አዎ እጠቀማለሁ። የህዝብ ማመላለሻ እንደማንኛውም ሰው እጠቀማለሁ ምክንያቱም የራሴ የሆነ መኪና ስለሌለኝ። ለትራንስፖርት ደግሞ የተሻለ ዋጋ ስላለው የህዝብ ማመለሻ እጠቀማለሁ። እሱ ደግሞ እንቅስቃሴያችንን የተሻለ ለማድረግ ስለሚረዳን የህዝብ ማመላለሻ እጠቀማለሁ

አዎ የድምጽ መልእክት እልካለሁ ምክንያቱም እ ሚሴጆችን ወይም መልእክቶችን በተሻለ መንገድ ለመላእክ ስለሚጠቅመኝ የድምጽ መልእክት መልእክት እጠቀማለሁ። እና ደግሞ የድምጽ መልእክት መጠቀም እ በእጃችን ከመጻፍ እ የተሻለ ነው። እና ደግሞ ሀሳባችንን እ በትክክል ለማስረዳት የተሻለው መንገድ ነው ብዬ አምናለሁ

እኔ የምመገበው ሲርበኝ ሲርበኝ ነው የምመገበው ምክንያቱም ሰውነቴ ምግብ በፈለገ ሰዓት መመገብ በፈለኩኝ ሰዓት እመገባለሁ። እና ደግሞ በቀን ሶስት ጊዜ የመመገብ ዝንባሌ አለን ጠዋት ምሳ ሰዓት እና በራት ሰዓት ምግቦችን እመገባለሁ። አብዛኛውን ጊዜ ግን በመሃል የምመገባቸው እንትኖች ይኖሩ በስራ ምክንያት

የኔ ጫማ ቁጥር አርባ ሶስት ነው። ግን ከዛ በፊት የተለያዩ ቁጥሮችን የመልበስ ልምድ አለኝ። ከማስታውሰው ስንነሳ ከሰላሳ አንድ ቁጥር ሰላሳ ሁለት የኔ እድገት እየጨመረ በመጣ ቁጥር የእግሬም እርዝመት እየጨመረ ስለመጣ አሁን ላይ የጨማ ቁጥሬ አርባ ሶስት ቁጥር ደርሷል ማለት ነው። ይሄን ይመስላል።

አወ ማምጣት አውቃለሁ። ውሃ ማምጣት አውቃለሁ። ከተለያዩ ቦታወች ውሃ እናመጣለን። እንደምናውቀው በሀገራችን የውሃ ችግር አለ ስለዚህ ከተለያዩ ቦታወች ዉሃወችን እናመጣለን ዉሃወችን የመሸከም ከተለያዩ ቦታዎች የማምጣት ልምዱም አለኝ ስለዚህ ውሃ ማምጣት አውቃለሁ። አዎ።

እኔ የምወደው ከተማ አሁን ላይ ይሄ ነው ብዬ መጥራት ይከብደኛል ስለዚህ የተለያዩ ቦታዎችን መጥቀስ እችላለሁ። ለምሳሌ ከተማዎች ባህርዳር፥ አዲስ አበባ፥ አርባ ምንጭ የምወዳቸው ከተሞች ናቸው። አንድ ከተማ ብቻ መጠቀስ አልችልም ምክንያቱም ብዙ ውብ ከተሞች አሉ።

አዎ። ብዙም ባይሆኑ ሰነዶችን አዘጋጃለሁኝ ምክንያቱም ሰነዶች የራሳቸው የሆነ ትልቅ ጥቅም አላቸው። ስለዚህ እነሱን አዘጋጃለሁኝ። ዘርፈ ብዙ ጥቅም አላቸው የአንድን ሰው ማንነት የአንድን ሰው ሁኔታ የሚገልጹልን ሰነዶች ስለሆኑ ሰነዶችን ማዘጋጀት አስፈላጊ ነገር ነው።

አዎ ቀዝቃዛ የ አየር ሁኔታ እወዳለሁ ምክንያቱም እ የተለየ ስሜት ስለሚሰጠኝ እና የተለያዩ የቀዝቃዛ ልብሶችን ስለምለብስ እ ሁኔታዎችም በጣም ያስደስቱኛል። ቀዝቃዛ አየር የራሱ የሆነ የሚፈጥረው ስሜት አለ። ያን ስሜት ስለምወደው በዛ ምክንያት ቀዝቃዛ አየር እወዳለሁ። አዎ

አዎ በጀት አስተዳድራለሁ በጀት ማስተዳደር የራሱ የሆነ ጥቅም አለው። ምክንያቱም የምናገኘውን ገንዘብ በተለያዩ እቅዶች ካላዋልነው ኪሳራ ነው የሚያጋጥመን። ስለዚህ በጀት ማስተዳደር በጣም አስፈላጊ ነገር ነው። እኔም እሱን ስለተረዳሁኝ በጀት አስተዳድራለሁ።

አዎ እንደገና ጥቅም ላይ ማዋል አደርጋለሁኝ ምክንያቱም እያንዳንዱን ነገር ጥቅም ከሰጠው በኋላ የራሱን ጥቅም እንዳለው አስባለሁ ስለዚህ እንደገና ጥቅም ላይ ማዋል አደርጋለሁ ብዬ ነው ማስበው። የተለያዩ ምርቶችን ስንጠቀም እነዛ ነገሮች ካለቁ በኋላ ድጋሚ ወደ ጥቅም ማዋል ተፈለጊ ነገር ነው።

አዎ በሰዎች አይን እመለከታለሁ ምክንያቱም በሰዎች አይን ካልተመለከትኩኝ እኔ ጋር የሚገጥመኝን ችግሮች መረዳት ሰዎች የሚገጥማቸውን ችግሮች መረዳት አልችልም ስለዚህ። በሰዎች አይን ነገሮችን ለመረዳት የማላደርገው ጥረት የማልሄደው መንገድ የለም። ስለዚህ አዎ በሰዎች አይን ነገሮችን እመለከታለሁ

አዎ ሌሎች ሰዎችን ማበረታታት እችላለሁ ምክንያቱም ሰዎችን ማበረታታት የኔ ችሎታ ነው ስለዚህ እነሱን ማበረታታት እችላለሁ። በተለያዩ ሁኔታዎች እና በተለያዩ አከባቢ ያሉትን ሰዎች የማነሳሳት የማስተማር የመበረታታት ችሎታው አለኝ ብዬ አምናለሁ።

ከቤት ስራ ምን ያህል ይርቃል? ምናልባት ከአንድ እስከ ሁለት ኪሎ ሜትር ባለው ይርቃል ብዬ አስባለሁ። ምክንያቱም እርግጠኛ አይደለሁም ለዛ ነው በመካከል አድርጌ የተናገርኩት። ስለዚህ ከአንድ እስከ ሁለት ያለው ከቤት እስከ ስራ የሚርቀው ርቀት ይሆናል ማለት ነው።

በፍጥነት መተየብ ትችላለህ አሁን ይሄን ጥያቄ ለመረዳት በጣም አስቸጋሪ ነው። ምክንያቱም መተየብ የሚባል አማርኛ ቃል እኔ ሰምቼ አላቅም። ስለዚህ ይሄን መልስ ለመመለስ በጣም ነው የተቸገርኩት። አማርኛ መተየብ በጣም አስቸጋሪ ነገር ነው። ሶ እሱን ስረዳው በመልሰው የተሻለ ነው ብዬ አምናለሁ። አማርኛ መተየብ አልችልም።

በእግርህ ምን ያህል ርቀት መሄድ ትችላለህ? በእግር ብዙ ኪሎ ሜትር መሄድ እችላለሁ ምክንያቱም እኔ ስፖርተኛ ነኝ። የፈለኩትን ያክል የመሄድ ችሎታ አለኝ። በትንሹ እስከ ሃያ ኪሎ ሜትር የመሄድ አቅም አለኝ ስለዚህ በእግር የመሄድ ችሎታችን የሚወሰነው በምንሰራው ስፖርት ነው።

የምወደው ፊልም በጣም ብዙ ፊልሞች አሉ ፊልሞችን አለመውደድ አይቻልም ስለዚህ በጣም የምወደው ፊልም የእግር እሳት የተባለው ግሩም ኤርሚያስ የሚሰራበት እና ታሪኩ አብረው የሚሰሩበት ልዩ የሆነ ፊልም ነው። ስለዚህ እኔ የምወደው ፊልም የእግር እሳት የተባለ ፊልም በጣም የምወደው ፊልም ነው ብዬ መመለስ እችላለሁ

እሳት ለማንደድ የተለያዩ ነገሮች ይጠቀማሉ ለምሳሌ ወረቀት ለመቀጣጠል የተለያዩ ነገሮችን ለማድረግ እሳት ለማቃጠል እጠቀማለሁ ክብሪት፤ ወረቀት፤ የእንጨት ስንጣሪዎች የተለያዩ ነገሮች በመጠቀም ነዳጅ ኦር ወይም ቤንዚ በመጠቀም እሳት ለማቀጣጠል ልጠቀማለሁ። ይሄን የሰው

ማሸነፍ እችላለሁ ግን ማሸለፍ የሚል አማርኛ ቃል የለም ስለዚህ ማሸነፍ ለምትሏ በነብትቀየር ጥሩ ነበረ ማሸለፍ የሚባል አማርኛ ስለማላቅ ይሄን ጥያቄ መመለስ ይከብደኛል። ማሸነፍ ግን ከሆነ አዎ ማሸነፍ እችላለሁ የተለያዩ ጨዋታዎችን የማሸነፍ ልምዱ አለኝ።

አዎ የስራ ግምገማ ይደረግልኛል ምክንያቱም እያንዳንዱ ስራ ካልተገመገመ ችግር ይፈጠራል። ስለዚህ የስራ ግምገማ አስፈላጊና ሊሆን የሚገባው ነገር ነው። እሱም ስለሚደረግልኝ ደስተኛ ነኝ። ስራው እንዲያድግ መጨመር ያለባቸው ነገሮች እንዲጨመሩ ወሳኝ ነገር ነው።

ልብሴን በተለያዩ ጊዜዎች አጥበዋለሁ ይህ ማለት ሌሊት የማጥብበት ሁኔታ ይፈጠራል። ወይም በሳምንት አንድ ቀን ወይም ሁለት ቀን ልብሶቼን አጥባለሁ። ምክንያቱም ራሴን ለመጠበቅ ንጽህና ለመጠበቅ የማደርገው ጥረት ያሳያል። ይሄ ስለዚህ እንደ ሁኔታው ይወሰናል ማለት ነው።

ቀትር ምን ትመገባለህ? እኔ ቀትር ላይ የምመገበው። ጥሩ የሆኑ ምግቦችን ለምሳሌ እንጀራ በሽሮወጥ ወይም በየአይነት ቀናችንን የተሻለ የሚያደርጉ ምግቦችን እመገባለሁኝ። ስለዚህ ያወጣሁትን ሀይል የሚመልስልኝ ምግብ እመገባለሁ ማለት ነው።

ማታ ከስራ በኋላ ራሴን የሚያሳድጉ ጥሩ የምላቸውን ትምህርቶች እማራለሁ። ምክንያቱም ለኔ ጥሩ ስለሆኑ እና የተለያዩ ስራዎችን እሰራለሁኝ። ምክንያቱም ራሴን ለማሳደግ ፍላጎት ስላለኝ ስራዎችን በተጨማሪ እሰራለሁ።

አዎ የጨረቃ ብርሃን እወዳለሁ። ጨረቃ በጣም ውብ የሆነች ነገር ነች ሶ እሷን እወዳለሁ። ምክንያቱም በማታ ያላት ውበት የተፈጥሮ ድንቅ ስጦታ ስለሆነ። አዎ ጨረቃን እወዳለሁ። በአብዛኛው ሁሉ ሰው ሊባል በሚባል ደረጃ- ጨረቃን ሁሉም ሰው ይወዳል። እኔም አዎ ጨረቃን እወዳለሁ።

መብራት ሲቆረጥ እኔ የማደርገው መብራቱን ለመቀጠል ጥረት አደርጋለሁ ምክንያቱም መብራት የመቀጠል ትምህርት ስለወሰድኩኝ የተለያዩ ዝርጋታዎችን የመስራት ልምዱ ስላለኝ እሱን በመጠቀም የተቋረጠበትን ቦታ ካየው በኋላ መብራቱ ወደነበረበት እንዲመለስ የራሴን ጥረት አደርጋለሁ። ስለዚህ ይሄን ይመስላል መብራት ሲቋረጥ የማደርገው ነገር።

አዎ በብጥሩ የማስታወሳቸው መምህራኖች አሉ። ምክንያቱም ባህሪያቸው መልካም የሆኑ አስተማሪዎች እነሱን አስታውሳቸዋለሁ። ስለዚህ የተለያዩ መምህሮች የተለያየ ባህሪይ ስላላቸው በየባህሪያቸው ብዙ አስተማሪዎችን አስታውሳለሁ። ስለዚህ መምህራኖችን ለማስታወስ ይከብዳል። ምክንያቱም የህይወታችን አንድ አካል ስለሆኑ።